የድምጽ መልእክት ትልካለህ? አዎ የድምጽ መልእክት እንግዲህ እልካለሁ በተለያየ አጋጣሚ በተለያየ። እንግዲህ የድምጽ መልእክት ከተለያየ አፕሊኬሽኖች እልካለሁ እንደ ቴሌግራም ኢሞ ዋትሳፕ ባሉ አፕሊኬሽኖች እልካለሁ። ስለዚህ እነሱንም በመላክ የተለያየ ነገር አገኛለሁ። የተለያየም ጥቅም እውላለሁ

በመስመር ላይ ትማራለህ? አዎ በመስመር ላይ በተለያየ ጉዳይ እንዲህ እማራለሁ በመስመር ላይ ለመማር እሞክራለሁ የተለያየ ትምህርቶችን በመስመር ላይ እማራለሁ። ትምህርቶችንም ለማከናወን ጥረት አደርጋለሁ። የተለያዩ ትምህርቶች አሉ ኦንላይን እንደዚህ አፕዎርክ ፍሉያንሰር። የተለያየ ስራ አለ በሱ ለመማር እሞክራለሁ። እና መማር በጣም አሪፍ ነው

የምታስታውሰው ጥሩ መምህር አለ። አዎ የማይስታውሰው እንግዲህ ታች ክፍል ወይም እ መጀመሪያ ትምህርት ፕራይመሪ ስኩል የሚባለው ላይም የመጀመሪያ ደረጃ ትምህርት ቤት የሚባሉት ላይ። የማረሳቸው ምክንያቱም በትንሽ ወይም በጨቅላ አይምሮዬ የተቀረጹ መምሮች አሉ እንደ ሂሳብ መምር የአካባቢ ሳይንስ መምህር። አሉ እነሱን እ መቼም አርሳቸው ምክንያቱም ብዙ ተጽዕኖ እኔ ጭንቅላት ውስጥ አለ

በበጉ አድራጎት ሰርተህ ታውቃለህ ያው? የበጉ አድራጎት ብዙ ጊዜ እሰራለሁ። ለበጉ አድራጎት የተለያየ ጊዜ እሰራለሁ። በቤት ስራም ሊሆን ይችላል፤ በገንዘብ ስጦታ እንዲህ በተለያየ የበጎ አድራጎት እሰራለሁ። ምክንያቱም በጓድ አድራጎት ማድረግ ለራስ ነው። ለራስም በሀገራችን ደግሞ በጣም ጥሩና ሰብአዊነት የሚሰማ ምክንያቱም በጓደኛው በጣም መሰረታዊ ነገር ስለሆነ ማለት ነው።

ወተት ትጠጣለህ አዎ ወተት እጠጣለሁ ወተት? እንግዲህ በሀገራችን ከላም ወተት እና የሀበሻ አላም እና የፈረንጅላም ተብሎ በሁለት ተከፍሎ ግን የሀበሻ አላም ብዙ ወተቷ የሚፈለግ ይሆንም ብዙ ወተት ግን በሊተርስ ስለማሰት ያ በፈረንጅ ላም በሰፊው እና ወተት እንግዲህ በጣም እንጠጣለን ሀገራችን ላይ እንደ ውጩም ባይሆን ሀገራችን ላይ እንጠጣለን ወተት ተጠቃሚ ነኝ። ማለት እችላለሁ

በአንድ ጊዜ ስራዎች በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ እንደሁኔታው የስራው ቅለት ቀላል ከሆነ ያው ለማስተናገድ እሞክራለሁ። ግን ብዙ ከሆነ ለምሳሌ ከባድ የጉልበት ስራ ከሆነ ከአንድ በላይ መስራት ስለሚከብድ ስለዚህ እሱን ለመስራት ያዳግታል። ግን ቀለል ያለ የተለያዩ ስራዎች ለምሳሌ ኦንላይን ስራዎች ከሆኑ ይሄን ሰርቼ ሌላ ስራዎችን የማከናውንበት መንገድ አለ።

ላፕቶፕ አለህ? አዎ፣ ላፕቶፕ አለኝ እንግዲህ የቤት ዲስክ ቶፕ ትንሽ ቢሆንም፣ ላፕቶፑ ያለው የስቶሬጅ እና የመጠን ትንሽ ቢሆንም አለኝ። በቤቴ አምስት መቶ በአራት ጂቢ የሆነች ላፕቶፕ አለች የትሆንሽ በእንትን ኤችፒ ስለዚህ ላፕቶፕ አለኝ ለቤቴ ለተለያየ ነገር እጠቀምብታለሁ ዲስክቶፕ በጣም አሪፍ ስለሆነ ዲስክቶፕን አለኝ

አይስክሬም ትወዳለህ? አዎ አይስክሬም እንግዲህ በጣም ጣፋጭ እና ማራኪ ነው ስለዚህ አይስክሬም እ ደስ ይላል በጣም አይስክሬም በጣም ተወዳጅ ነው። እንደ አይስክሬም የሚወደድ ነገር የለም። አይስክሬም በጣም ደስ የሚል እና ጣፋጭ የኬክ አይነት ሲሆን እና አይስክሬም ደግሞ እወዳለሁ። አይስክሬምን ለመጠቀም ብዙ ጥረት አረጋለሁ። አይስክሬም በጣም አሪፍ እና ደስ የሚል ነገር ነው

ምን ያህል ጊዜ ስብሰባ ምን ያህል ጊዜ ስብሰባ ታደርጋላችሁ? ስብሰባ የምናደርገው ብዙ ጊዜ ከሳምንት አንድ ቀን እና ከወር አንድ ቀን እናደርጋለን ምክንያቱም ስብሰባ ለስራ በስራ ምክንያት ሊሆን ይችላል በተለያየ ነገር ሊሆን ይችላል ስብሰባ እናካሂዳለን ስብሰባ ደሞ የምናካሂደው ለራሳችን ለስራችን እንዲሁም ለተለያየ ነገር ስብሰባ እንደውም የድርጅት ሊሆን ይችላል የተለያየ ነገር ስብሰባ እናደርጋለን።

የስራ አሰራሮችን ትከተላለህ? አዎ የስራ አሰራሮችን የስራ አሰራሮችን ትከተላለህ ወይ? አዎ የስራ አሰራሮችን እከተላለሁ የስራ አሰራር እንግዲህ የራሱ ህግና ደንብ አለው እንደ አለምም እንደ ሀገር የሚተቀፈ እሱን ሲሆን ውጤታማ ጥሩ ልንሆን እንችላለን እንግዲህ ከመነሻው ጀምሮ መሃል ላይ ስራው እንዲሁም ቀጥታ የግብ የሚደርሰውን ነገር ካልተከተሉ ስራው ውጤት ላይ ኖሮ ስለሚችል እከተላል

የክላውድ ማከማቻ ትጠቀማለህ? የክላውድ ማከማቻ እውነት ለመናገር ምን እንደሆነ ስለማላውቀው ክላውድ የሚለውን እስካሁን አልተጠቀምኩም ወደፊት የምትጠቀም ይሆናል ክላውድ ራሱ አዲስ ነገር ነው ለኔ ስለዚህ እስካሁን አልተጠቀምኩትም ለወደፊት ግን አዲስ እንትን ከሆነ ልጠቀም እንዲሁም ተገቢ ከሆነ ለመጠቀም ለኔም ለጓደኞቼም እንዲሁም ለቤተሰብ ለማስተ ማከማቻው ምን እንደሆነ ስላላወቅኩኝም ልጠቀም እችላለሁ ማለት ነው

ቤተሰብ ቤተሰብህ ምን ያህል ጊዜ ይሰበሰባል? ቤተሰብ እንግዲህ ብዙ ጊዜ የምንሰበሰበው በበዓላት ወቅት ሲሆን እንደ እንቁጣጣሽ አዲስ አመት መቀየሪያ ወይም ከአንድ አመት ወደ አንድ አመት ስንሸጋገር ወደ አዲስ አመት እንዲሁም ለበዓላት ለመስቀል፣ ለገና በዓል፣ ለጥምቀት በዓል እንዲሁም ንግስ በሚነግሱበት አንዳንዴ ከቤተሰብ ጋር የሚያገናኝ ከሆነ፤ አለበለዚያ ለፋሲካ ነው ትልቁ የዛ ጊዜ ነው የምንገናኘው።

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ እጠቀማለሁ ምክንያቱም ብዙ ጊዜ እንደውም የምትጠቀመው የህዝብ ማመላለሻን ነው ምክንያቱም ሰፊ ምንም መኪና ኖረን አልኖረን የግል መኪና አያስፈልግም ስለዚህ የህዝብ ማመላለሻን መጠቀም በሀገራችን በጣም እንትን ስለሆነ እኔም ሁልጊዜ በሚባል ደረጃ የህዝብ ማመላለሻን ነው የምትጠቀመው እና የህዝብ ማመላለሻ በጣም ምቾት የሚሰጥ ነው

ማብሰል ትችላለህ? አዎ ማብሰል እችላለሁ ለራሴ ብዙ አመት ለግል ወይም በብቸኝነት በላጤነት ስለቆየው ብዙ ጊዜ ማብሰሉ ነገር በጣም በሰፊው አበስላለሁ በሰፊው እንትን ላበስላለሁ አከናውናለሁ ለራሴ ምግብ የሚሆን አበስላለሁ ስለዚህም ማብሰል ምንም የሚያቅት ነገር አይደለም ቀላል ነገር ነው አብስላለሁ

እሳት ማንደድ ትችላለህ? አዎ እሳት ማንደድ በሰፊው እችላለሁ እሳትን ማንደድ በጣም ቀላል ነው እሳት ከብዙ አይነት ነገር ይነዳል ከሰል ማንደድ ሊሆን ይችላል እንዲሁም በእንጨት ማንደድ ሊሆን ይችላል ስለዚህ እሳትን አነዳለሁ እሳት በጣም ጥሩ ነው እሳትን ለማንደድ ምግብ ለማብሰል ሊሆን ይችላል ለተለያየ ጥቅም ሊሆን ይችላል እሳት ማንደድ በጣም ቀላል እና አንትን ስለሆነ እኔ ደግሞ ማንደድ በጣም እችላለሁ እንደ ሀገራችን እሳት የማያነድ ሰው የለም

ጥፍርህን ትቆርጣለህ? ጥፍሬን እቆርጣለሁ ጥፍሬንን እንግዲህ በሚያድግበት ወቅት ሳይሆን ቶሎ ቶሎ ጥፍሬን እቆርጣለሁ እንግዲህ ለውበትም ሊሆን ይችላል ብዙ ደግሞ የጉልበት ስራ ስለምሰራ ብዙ ጊዜ ቅርጹን ስተወው ስለሚያድግ ስለዚህ ጥፍር ቶሎ ቶሎ ነው የምቆርጠው እንግዲህ ጥፍሬን አላሳድግም ጥፍር ብዙም ውበት ያለው አይመስለኝም ስለዚህ አላሳድግም

መስኮትህን ክፍት ትተዋለህ አዎ መስኮት እንግዲህ አየር ለማስገባት የተለያየ ስትሪም ለማድረግ ስለዚህ አየር እንዲገባ እንዲሁም ብርሃን እንዲገባ የተለያየ ብርሃኖች እንዲገቡና አየር እንዲናፈስ ቤቱ መስኮትን ክፍት ተዋለሁ። ምክንያቱም ብዙ ጊዜ መስኮት ክፍት ካልሆነ ቤትን የማጨናነቅ እና እንዲሁም ለራሴም የመጨናነቅ ነገር ስለሚሆን ክፍት ነው

ጧት ወይስ ማታ ሰው ነህ? የጧትም ማታም ሰው ነኝ ስራ እሰራለሁ በጧት ተነስቼ እንግዲህ አንዳንድ ስራዎች ከስራ ከመሄድ በፊት ስራ እሰራለሁ እንዲሁም ማታ በተለያየ እንደዚህ ኦንላይን ስራዎችን በሰፊው የምሰራበት ማታ ስለሆነ ማታም እሰራለሁ ስለዚህ ቀን በሰፊው ቀን ነኝ ስለዚህ ማታም በተወሰነ መልኩ ለመስራት ለማከናወን እሞክራለሁ

የምትወደው ቁጥር ስንት ነው? ያው የምወደው ቁጥር እኔ ብዙ ጊዜ ሰባት ቁጥር እወዳለሁ። እና አንዲሁም አስራ ስድስትን እወዳለሁ ሰባት ቁጥር ብዙ ጊዜ ደስ ይለኛል። ለምን እንደሆነ ባላውቅም አስራ ስድስት ደግሞ የተወለድኩበት ቀን ስለሆነ እወደዋለሁ። ስለዚህ ብዙ እነዚህን ቀኖች እወዳቸዋለሁ። ሁለቱን እና እነዚህ ምርጫዎች ናቸው። ሰባት እና አስራ ስድስት ቁጥር እንግዲህ በጣም ደስ የሚሉ ቀኖች ናቸው

ውሳኔ መስጠት ትችላለህ? አዎ! ውሳኔ መስጠት እንግዲህ ከበድ ያለ ነገር ቢሆንም አስፈላጊ ሆኖ ሲገኝ ውሳኔ እሰጣለሁ። ምክንያቱም ውሳኔ የሚሰጥበት ብዙ አይነት ነገር አለ የግል ነገር ሊሆን ይችላል፣ የቤተሰባዊ ነገር ሊሆን ይችላል ስለዚህ ውሳኔ እንሰጣለን ማለት ነው የግድ ውሳኔ መስጠት ካለብኝ ውሳኔ እሰጣለሁ። አስፈላጊ ሆኖ ከተገኘ ብቻ ነው

ደሞዝ በየትኛው ቀን ታገኛለህ? ደሞዝ የማገኘው እንግዲህ በወር መጨረሻ በኢትዮጵያ አቆጣጠር በሰላሳ ሰላሳ ማለት የወሩ መጨረሻ ላይ ሰላሳ ሲሆን በዛ ነው ደሞዝ የሚሰጠን ስለዚህ ደሞዝ በወሩ መጨረሻ ላይ በሰላሳ ነው ሊሰጡን የሚችሉ የትኛውም ደሞዝ ተከፋይ የሚሆነው በሰላሳ ነው

የምትወደው ትግልት ምንድነው? እኔ የምወደው አትክልት እንግዲህ በጣም ከምወደው ሙዝን ነው ሙዝና አቡካዶ በጣም የምወዳቸው አትክልቶች ናቸው። ሁለቶችም የረጅም አመት ለማፍራት የሚፈጁ ቢሆንም በጣም ከምወዳቸው አትክልቶች ሙዝንና አቮካዶ ነው። እነሱን በጣም በጣም ነው የምወዳቸው በጣም ሁሌም ብመገባቸው የማልሰለቻቸው ምግብ ናቸው። እና በጣም አሪፍ ምግቦች ናቸው

የምትወደው እንስሳ ምንድነው? የምወዳቸው እንስሳዎች እንግዲህ ከብቶች ናቸው ከብቶች ደግሞ በጣም የሚወደዱና በጣም ደስ የሚሉ ናቸው እና ክብቶችን በጣም ነው የምወዳቸው። ለእርሻ ለተለያየ ለግብርና ስራ አገልግሎት ይሰጣሉ። በሀገራችን እንግዲህ ከዛም አልፎ ለጥቅም እንግዲህ ለስጋነት ይውላሉ። ለወተት ለተለያየ ተዋጽኦ ስላላቸው በጣም ደስ የሚሉና የምወዳቸው ነገር ቢኖር ከውቶች

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እንግዲህ ቴክኖሎጂ ችግር ሲያጋጥመኝ ብዙ ጊዜ ወደ ሰርቪስ ወደሚሰጡ ወይም ወደሚጠግኑ ሰዎች ነው ብዙ ጊዜ የምሄደው ቀለል ያሉ ነገር ከሆኑ በራሴ ለመስራት ለመጠገን እሞክራለሁ ቴክኖሎጂ ያው እንግዲህ ጥሩም ነገር እንደሆነ ብልሽት ብዙ ጊዜ ይገጥመዋል ስለዚህ እሱን ወደሚሰር ሰዎች ይሄዳል

"ቤትህን ምን ያህል ጊዜ ታጸዳለህ?" እንግዲህ ቤቴን በቀን ሶስቴ አጸዳለሁ። አለበለዛ ሁለቴ አጸዳለሁ እንግዲህ እሱንም ጠዋት በመጥረግ እንግዲህ በጣም ከቆሸሽ ያው እንግዲህ ወደ መወልወል ማለት በመወልወል አጸዳለሁ። እንግዲህ በውሃ በመ በመወልወል አጸዳለሁ ከቀን ሁለቴ ሶስቴ የማጸዳበት ቀን አለ። በተለይ አሁን የአቧራ አቧራ ስለሆነ ሰዓቱ ሶስቴ አጸዳለሁ።